የድሮ ፎቶዎችን ትይዛለህ? ይላል። የድሮ ፎቶዎችን በሚገባ ነው የሚይዘው። እና ከእኔ ጋር አሉ። ያሉት ግን በስልክ ላይ ወይም በፍላሽ፣ ሜሞሪ ላይ ሳይሆን በወረቀት፣ በአልበም መልክ ነው ሰብስቤ ያስቀመጥኳቸው። በተለይ ከአንድ አመት እስከ አስር አመት ያሉትን ፎቶዎች እንዳለ አሉ። ምክንያቱም በዛ ሰዓት አብረውኝ የተነሱ አንዳንድ ሰዎች ፎቶ ላይ በህይወት የሉም። እና ማስታወሻ ስለሆነ ፎቶዎቹን በሚገባ ነው የያዝኳቸው። በጥንቃቄ እኔ ጋር ተቀምጠዋል። እና አንዳንዴ ሲደብረኝ እያወጣሁ አያለሁ የድሮ ትውስታዎችን።

ትምህርት ቤት ውስጥ የምትወደው ትምህርት ምን ነበር ይላል ያው ተማሪ እያለው የምወደው ትምህርት ነው እኔ በጣም የምወደው ትምህርት የኬሚስትሪ ትምህርት ነው። ማለት ለኬሚስትሪ ትምህርት ትልቅ ፍቅር እንዲኖረኝ ያደረገው የኔ የስምንተኛ ክፍል የኬሚስትሪ አስተማሪ የነበረው መምህር ሀብታሙ ይባላል እና በጣም የተለየ ሰው ነው። እና ለትምህርት ያለኝን ቀይሮታል እና እሱ በጣም የሚገርም ሰው ነው እና እሱን ስለምወደው የእሱ የሚያስተምረውንም ትምህርት መውደድ ጀመርኩኝ። እና ያ ብቻ ሳይሆን በእሱ ትምህርትም በጣም ከፍተኛ ውጤት ማስመዝገብ ጀመርኩኝ በኬሚስትሪ። እና ለሱ ትምህርት ትልቅ ፍቅር ነበረኝ አስተማሪውን በጣም ስለምወደው እና። ከዛ በኋላ የኬሚስትሪ ፍላጎቴ ስለጨመረ ሃይስኩል ስገባም እንደገና አስራ አንደኛ አስራ ሁለተኛ ክፍል ስገባ በቃ ካሉት ትምህርቶች በሙሉ ኬሚስትሪን ነው አብልጬ የምወደው። ምክንያቱም በቃ ኬሚስትሪ በጣም ነው የሚገባኝ አስተማሪውም ሲያስተምረን በጣም ችሎታ ስላለው በሚገርም ሁኔታ ነበር ያስተማረን ስምንተኛ ክፍል። እና ስምንተኛ ክፍል ማለት የኬሚስትሪ የጀመርንበት ሰሞን ነው ትምህርቱ እና አዲስ ነን። እና በዛ ሰዓት ፍቅር እንዲኖረን አድርጎ ስላስተማረ አስተማሪው ሁሉም ተማሪዎች በሚባል ደረጃ አስተማሪውን ይወዱታል። እና እኔ ግን ለትምህርቱም የተለየ ፍቅር አለኝ። እና ከስምንተኛ ክፍል ጀምሮ እስከ አስራ ሁለተኛ ክፍል። በኬሚስትሪ ትምህርት ውጤቴ እንዳለ አንደኛ ሴሚስተርም ሁለተኛ ሴሚስተርም አቭሬጁም መቶ መቶ ነው። ሁሌ እንደደፈንኩ ነው። እና በጣም የምወደው ትምህርት ነው። አስተማሪ ገብቶ ኬሚስትሪ ሲያስተምር እንዲሁም ሰዓቱ በጣም ነው የሚፈጥነብኝ ቶሎ ያልቃል አርባ ደቂቃው አራት ደቂቃ ነው የሚሆንብኝ። እና ለኪሚስትሪ ትምህርት ትልቅ ፍቅር ነበረኝ። ለዛም ነው። አስራ ሁለት ተጭ ጨርሼ ዩኒቨርሲቲ ስገባም ከኬሚስትሪ ጋር የተገናኘ ትምህርት የተማርኩት ኬሚካል ኢንጂነሪንግ ነው የተማርኩት። ምክንያቱም ኬሚስትሪን በጣም ስለምወድ እና በቃ ኬሚስትሪ ከውስጥ የማይጠፋ ትምህርት ነው።

ስልጠና ትወስዳለህ? ይላል ስልጠና ወስጄ አውቃለሁ። ከዚህ በፊት የተዘጋጁ የተለያዩ የሶፍት ስኪል ትሬኒንጎች ነበሩ፣ የኤዲቲንግ፣ የቪዲዮግራፊ፣ የፎቶግራፊ ስልጠናዎች ነበሩና እነዛ ስልጠናዎችን ወስጄ ተካፍያለሁ። እና የሆነ ስልጠና በሚኖርበት ሰዓት ብዙ ጊዜ ስልጠና ወስጃለሁ። እንዲሁም በቅርቡ ከአንድ አመት፣ በቃ ለመጨረሻ ጊዜ የሰድኩት አንድ አመት ይሞላዋል። እና የእርሻን በእግዚአብሔር መንገድ ማረስ የሚል ስልጠና ነበር ከካናዳ የመጡ ሰዎች ናቸው የሚያሰለጥኑት ደብረዘይት ላይ ወይም ቢሾፍቱ የሚባለው እና ከእኛ አከባቢ ይርቃል ቢሾፍቱ፣ ደብረዘይት። እኛ የምንኖረው እዚህ ሻሸመኔ ነው። እና እዛ ሄደን ለአንድ ሳምንት ያህል እዛ እያደርን ስልጠናውን ወስደን ነበረ፣ እኔ እና ከእኔ ጋር ሁለት ሰዎች አንድ ላይ ሶስት ሆነን ማለት ነው። እና ስልጠና በሚኖርበት ጊዜ ሁል ጊዜ ስልጠናዎችን እኔ እካፈላለሁ። እና በተለይ ከውጭ የሚመጡ አሰልጣኞች በሚኖሩበት ጊዜ ከፍተኛ የሆነ የእውቀት ሽግግር ስለሚኖር ሄጄ እካፈላለሁ። እና ስልጠናዎችን እወስዳለሁ፣ እስከዛሬ ብዙ ወስጄ አውቃለሁ። እና በነጮችም፣ በእነኛ በሀበሻዎችም፣ በአፍሪካኖችም በብዙዎች ስልጠና ወስጄ አውቃለሁ። እና የሚያስደስተኝ ነገር ነው ስልጠና መውሰድ፣ ወስዳለሁ።

እሳት ማንደድ ትችላለህ? ይላል አዎ እሳት ማንደድ እችላለሁ ማለት እኛ ኢትዮጵያውያን አብዛኛው ምግብም ስናበስል ዳቦም ስንጋግር ብዙ ነገራችን ከእሳት ጋር የተገናኘ ስለሆነ እሳት ማንደድ በሚገባ እችላለሁ። ቡና ራሱ ስናፈላ ከሰል አቀጣጥለን ነው የምናፈላው ማለት ብዙ ነገሮቻችን የሚሰሩት ከእሳት ጋር ነው። እና እሳት ማቀጣጠል እችላለሁ በሚገባ ብዙ ጊዜም አቀጣጥዬ አውቃለሁ።

የምትወደው ከተማ የቱ? ነው ይላል እኔ የምወደው ከተማ ከሀገር ውስጥ ከሆነ አዲስ አበባን ነው በጣም የምወደው። ምክንያቱም ዋና ከተማ ነው። ብዙ የስራ እድሎች አሉ ብዙ አማራጮች አሉ። ከተለያዩ የአገሪቱ ክፍሎች ብዙ ሰዎች ወደዛው ስለሚመጡ አዳዲስ ሰዎችንም ለመገናኘት በጣም ምቹ ስለሆነ የምወደው ከተማ አዲስ አበባ ነው። ከውጭ ሀገር ከተሞች ደግሞ ምረጥ ብባል። ለንደን ለንደንም በጣም የምወደው ከተማ ነው። ምክንያቱም እዛ ብዙ የእግር ኳስ ክለቦች አሉ። እና እኔ የምደግፈው ቼልሲ የእግር ኳስ ክለብ ለንደን ስላለ ለለንደን ልዩ ፍቅር ነው ያለኝ። እና እዛ አርሰናል አለ ቶተናም አለ ብዙ የኳስ ክለቦች ስላሉ ለንደን ከተማን በኳስ ምክንያት በጣም ነው የምወደው። እና ብዙ ፊልሞችም ለንደን ላይ ይሰራሉ። በተለይ የቶም ክሩዝ ፊልሞች እዛ ለንደን ከተማ ላይ ስለሚሰሩ። እኔ ለለንደን ትልቅ ፍቅር ነው ያለኝ የምወደው ከተማ ነው ከውጪ

ከአለቃህ ጋር ግንኙነት እንዴት ነው? ይላል ከእኔ አለቃዬ ሴት ናት የኔ የበላይ እና ከእሷ ጋር ያለኝ ግንኙነት በጣም እጅግ መልካም የሚባል ነው በመከባበር ላይ የተመሰረተ ነው። እና በጣም ነው ለኔ ትልቅ የሆነ ክብር ነው ያለው እኔም ለሷ ትልቅ ክብር ነው ያለኝ። እሱ ብቻ ሳይሆን የምትለኝን ስራዎች በሙሉ በጣም በሚገባ ነው ማከናውነው ማለት። በጣም ያው የምሰራበት ቦታ ታማኝነትን በጣም ስለሚጠይቅ አለቃዬ ለኔ ከፍተኛ የሆነ እምነት ነው ያላት እና ሰው የሰጠውን እምነት ደግሞ የሰው ልጅ መጠበቅ አለበት ከእምነት የሚበልጥ ምንም ነገር የለም። እና ለኔ አለቃዬ ጋር ያለን ግንኙነት ከመከባበር አልፎ በታማኝነት ላይ የተመሰረተ ነው። እና ከአለቃዬ ጋር እጅግ በጣም ጥሩ የሚባል ግንኙነት አለኝ

"አዋራ ችግር ይፈጥርብሃል?" ይላል። አዋራ ችግር የማይፈጥርበት ሰው እኔ ያለ አይመስለኝም። ማለት አዋራ ምንም የሚያስደስት ነገር አይደለም። ብዙ ጊዜ እኔ አዋራ በጣም በሚኖርበት ሰዓት ለጉንፋን በሽታ እጋለጣለሁ። እና እኔ ብዙ ጊዜ ጉንፋን የሚይዘኝ ከሽታ ሳይሆን ከአዋራ ነው፤ እና አዋራ በጣም ይከብደኛል ለኔ ብቻ ሳይሆን ለብዙ ሰው አዋራ ምቾት የሚሰጥ ነገር አይደለም። እሱ ብቻ ሳይሆን እንደገና አይን አ ውስጥ ራሱ አዋራ ይገባል፣ ፊት ያቆሽሻል፣ ልብስ ያቆሽሻል እና አዋራ ለማንም ተስማሚ የሚባል ነገር አይደለም። ለሰው ለሰው ብቻ ሳይሆን ለተለያዩ ለመኪኖች ራሱ ችግር ይፈጥራል። ሞተር ውስጥ ይገባል፣ መስታወት ያቆሽሻል፣ መኪናውን እንዳለ ያቆሽሻል፣ የተለያዩ መኪና አካል ክፍል ውስጥ በመግባት መኪናውን በየጊዜው እንዲጸዳ ያደርጋል አላስፈላጊ ወጪ ደንበኞችን ይዳርጋል። ቤት ከተወለወለ ወዲያው ቤቱ እንዲቆሽሽ ያደርጋል እና አዋራ ችግር የማይፈጥርበት ሰው የለም እና ለኔም በጣም ችግር ይፈጥርብኛል በተለይ ጉንፋን ስለሚያመጣብኝ።

የምታስታውሰውን ልዩ በዓል አለ ይላል? አዎ የማስታውሰው ልዩ በዓል አለ ግን የማስታውሰው ማለት በጥሩነቱ ሳይሆን በመጥፎነቱ ነው። የኔ የእናቴ እህት አክስቴ የሞተችበት በዓል ሰሞን ነው። የገና በዓል እና የገና በዓል በመጣ ቁጥር ያ ለቅሶ ትዝ ስለሚለኝ ገናን አረሳውም የምወደው በዓልም ቢሆን። መጥፎ ትውስታ ስለፈጠረብኝ ማረሳው በዓል ነው ያው በጥሩ ሳይሆን በመጥፎ የማስታውሰው በዓል ነው። ገናን ምክንያቱም ሰው የሞተበት ወቅት ነው። እና ገናን ምንም ያህል ብወደው ግን ደግሞ በየአመቱ በመጣ ቁጥር የአክስቴን ሞት ያስታውሰኛል ከዛ ገናን አረሳውም በጥሩም በመጥፎም

ሻማ ማብራት ትወዳለህ? ይላል ጥያቄው። ማለት ሻማ ማብራት የሚያስደስት ነገር እኮ አይደለ። ም ሁላችንም ሻማ የምናበራው ይታወቃል መብራት ሲጠፋ ነው። ወይም ደግሞ ፍቅረኛሞች ከሆኑ በዓሉን የሚያከብሩትን የፍቅረኛሞች ቀን ድምቀት ለመስጠት መብራት አጥፍተው- በሻማ እራት ይበላሉ። ለፍቅረኛሞች ሊያስደስት ይችላል። ግን ለሌላው ሰው ሻማ ማብራት የሚያስደስት ነገር አይደለም መብራት ሲጠፋ ነው ብዙ ሰው ሻማ ትዝ የሚለው። እና እኔ ሻማ ማብራት- የሚያስደስተኝ ነገር አይደለም። የሚያስጠላኝ ነገር ባይሆንም አያስደስተኝም። እና ሻማ ማብራት እወዳለሁም አልወድምም የሚባል ነገር አይደለም። ማለት የሚያስደስት ነገርም የሚያስጠላ ነገርም አይደለም። እና ብዙም እኔ ሻማ ማብራት ብዙም እንትን አይለኝም። ምንም መስሎ አይሰማኝም።

ሽማግሌዎችን እንዴት ታከብራለ? ይላል እኛ ባህላችን ለሽማግሌዎች ብቻ ሳይሆን ለእኛ ታላላቆች በእድሜ ከእኛ ከፍ ያሉ ሰዎች የተለየ አክብሮት ነው። ያለን ለምሳሌ እኔ ወንበር ላይ ተቀምጬ ከሆነ ሽማግሌ ወይም ከኔ ታላቅ ከመጣ ቦታ እለቃለሁ እነሳለሁ። እንደገናም በመኪና እራሱ ድንገት ለመሳፈር ቆሜ ከኋላዬ ወይም ከፊቴ የሆነ ትልቅ ሰው ካለ እኔ አልሳፈርም። ሽማግሌውን አሳፍሬ እንትን እላለሁ እሄዳለሁ። እና ብዙ ጊዜ እኛ አክብሮታችን የሚገለጸው የትልቅ ሰው ሽማግሌ ስናገኝ በአንድ እጃችን ሰላም አንልም በሁለት እጃችን ነው እጃችንን ደገፍ አድርገን ሰላም የምንለው። በመኪና ስንሄድ ቦታ እንለቃለን። እና እንደዚህ ነው የምናደርገው።

በበጋ ወቅት ምን? ታደርጋለህ ይላል አዎ በበጋ ወቅት በእኛ አካባቢ በጣም ከፍተኛ ሙቀትና ፀሀይ ስላለ ብዙ ጊዜ ውጪ ላይ አንተን አንልም አንቀመጥም ማለት ቀኑን ሙሉ ውጪ ላይ መሆን አይቻልም። እና እኔ በበጋ ጊዜ የማደርገው ብዙ ጊዜ ገላዬን መታጠብ ነው ማለት ቀን በቀን ገላዬን እታጠብ አለው። የቀዘቀዘ ውሃ ፍሪጅ ውስጥ አስቀምጠን እንጠጣለን። እና ከቤት ስለማንወጣ በተለይ ከሰአቱ በጣም ከባድ ስለሆነ በዛ ሰዓት ላይ ቅዳሜና እሁድ ሲሆን ቤት ውስጥ ነው የምናሳልፈው። እና በበጋ ወቅት ወደ ውጪ መውጣት በጣም ከባድ ነው ፀሀዩ በጣም ሀይለኛ ስለሆነ እና ቤት ውስጥ ቁጭ ብዬ ስራ ከሌለኝ ወይ ጌም እየተጫወትኩ አሳልፋለሁ። ገላዬን እታጠባለሁ ቀዝቃዛ ውሃ እጣለሁ እና እንደዚህ ነው የማደርገው በጋ ወቅትን።

ስንት? ቋንቋ ትናገራለህ ወይም ትችላለህ ይላል እኔ ቋንቋ መናገርም መስማትም የምችለው በዋነኝነት አፍ የፈታሁበት የአማርኛ ቋንቋ ነው አሁን እያወራሁበት ያለሁት ይሄ ቋንቋ ማለት ነው። በመቀጠል ደግሞ የኦሮምኛ ቋንቋን መናገር አልችልም ግን በሚገባ መስማት እችላለሁ። እና እንግሊዘኛ ቋንቋ መናገርም መስማትም እችላለሁ። እና ያው ሶስት ሁለት ቋንቋ በሚገባ መስማት መናገር እችላለሁ ኦሮምኛ የሚባለውን ቋንቋ ደግሞ መስማት በጣም እችላለሁ መናገር ነው የሚከብደኝ።

ብዙ ሰነዶችን ታዘጋጃለህ ይላል? አዎ እኔ የምሰራው በዋነኛነት የሂሳብ ስራ ነው ኦዲት ነው የማደርገው እና ያው ኦዲት ሳደርግ ደግሞ ገቢ ወጪውን እንዳለ ሂሳቡን ስለምሰራ። አጠቃላይ ብዙ ሰነዶች ይኖሩኛል ማለት በአንድ ቀን ውስጥ ራሱ በጣም ብዙ ሰነዶች ሊኖሩኝ ይችላሉ። እና የአመቱ ደግሞ ቢጠራቀም እጅግ በጣም ብዙ ይሆናል ብዙ የገቢና ወጪ ትራንዛክሽን ስላለ። ያኛውን ሰነድ ለማዘጋጀት ማለት ቀን በቀን ነው ሰነድ የማዘጋጀው ማለት ይቻላል። ሁሌ ስራየ ሂሳብ መመዝገብ ሰለሆነ ቀን በቀን ሰነዶችን አዘጋጃለሁ። እና በጣም ብዙ ሰነዶችን ነው የማዘጋጀው እስካሁን ያዘጋጀኋቸውም በጣም ብዙ አሉ

የምትወደው መተግበሪያ ምንድን? ነው ይላል ያው መተግበሪያ ማለት በእኛ አፕሊኬሽን ነው። አዎ አፕሊኬሽን ወይም መተግበሪያ እኔ በጣም የምወደው ቴሌ ብር የሚባለውን ነው። ምክንያቱም ብዙ ስራዎችን የምሰራው ገንዘብ ከባንክ የማወጣው የምላላከው ኢንተርኔት። ጥቅል ፓኬጅ የምገዛው የድምጽ ጥቅል የምገዛው ለሰው ስጦታ የምልከው መብራት የምከፍለው ውሃ የምከፍለው። እና ወደ ባንክ ገንዘብ ልኬ ኤቲኤም ካልያዝኩኝ የማወጣው በቴሌብር ስለሆነ ብዙ ስራዎችን የምሰራው በቴሌብር መተግበሪያ ነው። እና ይሄ ቴሌብር የሚባለው መተግበሪያ ለእኔ በጣም ልዩ ልዩ መተግበሪያ ነው እጅግ ነው የምወደው። እሱ ይቅርና ገንዘብ ራሱ ባይኖር ገንዘብ ያበድረኛል። እና ቴሌብር ለኔ ትልቅ የምወደው መተግበሪያ ነው።

በተፈጥሮ ውስጥ መራመድ ትወዳለህ? ይላል ያው ጥያቄው ትንሽ ትርጉም አልሰጠኝም ማለት ለማለት የተፈለገው ተፈጥሮን እያደነቅክ ለምሳሌ በደን ውስጥ ሊሆን ይችላል በጫካብ ውስጥ? አካባቢ ላይ መራመድ ትወዳለህ ተፈጥሮን እያየ ለማለት ነው። እንደዛ ከሆነ አዎ በጣም እሚያስደስተኝ ነገር ተፈጥሮን እያየሁ መራመድ በጣም ያስደስተኛል ደስታን ይሰጠኛል። በተለይ ጥቅጥቅ ያለ ጫካ ውስጥ ከሰው ጋር ሆኖ ጫካውን እያዩ የጫካውን ሽታ እየሳቡ መራመድ ለኔ በጣም ደስ ይለኛል። እዛ ውስጥ ጦጣ እናያለን ጉሬዛ አለ። እደገና ወንዝ ካለ ወንዝ አካባቢ ላይ ያለውን ሁኔታ እያዩ መራመድ ለኔ ያስደስተኛል። እና ተፈጥሮን እሚያሳዬኝ ነገር ከሆነ እያደነኩ መሄድ መራመድ እወዳለሁ። ለምሳሌ ጫካ ውስጥ ገብቼ ወይም ደን ውስጥ ገብቼ እኔ በሆነ መጓጓዣ ከምሄድ ወይም መኪና እሚያራምድ ከሆነ አስፋልት ካለ በመኪና ከሚሄድ በእግሬ መሄድን እመርጣለሁ። አውሬ ከሌለ እያየሁ ደኑን መራመድ በጣም ደስታ የሚሰጠኝ ነገር ነው። እና በተፈጥሮን ውስጥ አዎ መራመድ ያስደስተኛል ተፈጥሮን እያደነቅኩኝ

ቀትር ላይ ምን ትመገባለህ? ይላል ቀትር ላይ እኔ የምመገበው እንጀራ በወጥ ነው። ብዙ ጊዜ በቃ የኛ ቀትርም ምሳ ሰዓት ነው። ቀትር ጠዋት ላይም እንደገና አራት ሰዓት ላይም ብዙ ጊዜ የምንመገበው እንጀራ ነው። እንጀራ ካለቀ እንጀራ እስኪጋገር ድረስ ሩዝን ልንመገብ እንችላለን። እኔ ፓስታና መኮሮኒ በጣም የማልወደው ምጠላው ምግብ ነው። እና እንጀራ ነው የምመገበው ቀትር ላይ ያው እንጀራ በወጥ ወጡ ምስር ወጥ ሊሆን ይችላል፣ ሽሮ ወይ፣ ስጋ ሊሆን ይችላል፣ ወይ ደግሞ ድንች ወጥ ሊሆን ይችላል ብቻ ያው ወጡ ሊለያይ ይችላል። ግን የምንመገበው እንጀራ ነው ብዙ ኢትዮጵያዊያን ምሳ ሰዓት ላይ የምንመገበው እንጀራ ነው። እና ምሳ ሰዓት ላይ እንጀራ መብላት እና ፓስታ መብላት እኩል ደስታን አይሰጥም። እንጀራን የሚተካ ምንም ነገር የለም። እና ሌላ ምግብ ብንበላ ራሱ የበላን አይመስለንም።

ወደ ሱቅ ከመሄድ በፊት ዝርዝር ትጽፋለህ? ይላል አዎ ወደ ሱቅ ከመሄዳችን በፊት በተለይ ሱቅ ሳይሆን ገበያ ገበያ በምንሄድበት ሰዓት አስቤዛ የምንገዛውን ነገር እኛ ኢትዮጵያውያን ብዙ ጊዜ ጽፈን ነው የምንሄደው። ለምሳሌ ጤፍ የምንገዛ ከሆነ የዳቦ ዱቄት መንገዛ ከሆነ ይሄ ቤት የሚበሉ ያለቁ ዘይት ሽንኩርት ቲማቲም ምስር ሽሮ የሚገዛ ከሆነ። ቀደም ብለን ያው ብሩ እንዳይበካክንና የምንገዛውን ነገር በእቅድ ለመግዛት ዝርዝር ጽፎ መሄድ የተለመደ ነው። እኔ ብቻ ሳልሆን በቃ መላው ኢትዮጵያውያን ወደ ገበያ ከመሄዱ በፊት የሚገዛውን ነገር ጽፎ ይሄዳል። ለምሳሌ መኮሮኒ የሚገዛ ከሆነ ፓስታ የሚገዛ ከሆነ የሚገዛውን መጠን ሁለት ኪሎ ከሆነ ሶስት ኪሎ ከሆነ እሱን ጽፎ አንድ ኪሎ ምን ያህል ነው የሚለውን ለገና የዛ ኪሎ ምን ያህል ብር ያወጣል የሚለውን አጠቃላይ የሚገዛውን መጠኑንና ብሩን ደምሮ ያን ፕሮግራም አድርጎ ነው ይዞ የሚሄደው። ብሩን ያው በኋላ ሄዶ አላስፈላጊ ወጪ እንዳያወጣ እንዳይባክንበት። ቀደም ብሎ ፕሮግራም ይዞ ጽፎ ይዞ ይሄዳል የሚበቃውን ብር። እና ያው ብዙ ጊዜ እንደዚህ የሚያደርጉት ብዙ ሰው ያው ደሞዝተኛ ስለሆነ ገቢውንና ወጪውን ለመቆጣጠር የሚገዛውን ነገር ሁል ጊዜ በአቅዶ ጽፎ ነው የሚሄደው። ብር ላለማባከን እና አንዳንዴ ገበያ ከሄድን በኋላ እዛን እንገዛለን ብለን አላስፈላጊ ነገር ገዝተን የምንፈልገውን ነገር ሳንገዛ ልንመጣ እንችላለን። እና ያን ያን ለማስቀረት ብዙ ሰው ወደ ሱቅ ገበያ ከመሄዱ በፊት ዝርዝር ይዞ ነው የሚሄደው። የሚገዛውን ሊስት እና እኔም ብዙ ጊዜ እንደዛ ጽፌ ይዤ ሄጄ ነው የምገዛው። በፊት ልጅ እያለሁም ወደ ገበያ ስላክ ይሄን ይሄን ግዛት ተብዬ በወረቀት ላይ ተጽፎ ይሰጠኛል። ብሩ ከብሩ ጋር እና ከድሮ ጀምሮ የነበረ የኛ አሰራር ስለሆነ እንደዛ ነው የምናደርገው

በመንገድ ላይ ምግብ ትገዛለህ ይላል? አዎ በመንገድ ላይ ምግብ እገዛለሁ የሚበላ ነገር እገዛለሁ ግን ብገዛ ራሱ መንገድ ላይ እየበላሁ ማለት አልመጣም እኔ የሆነ አፍራለሁ ሼም ይይዘኛል። ለዛ መንገድ ላይ የገዛሁትን ምግብ መንገድ ላይ እየበላሁ አልመጣም ብዙ ሰው እንደዛ ያደርጋል እዛው ገዝቶ እዛው ይበላል ወይም እየተራመደ እየበላ ይመጣል። ግን እኔ እንደዛ አላደርግም መንገድ ላይ ምግብ ብገዛም እቤት አምጥቼ ነው እቤቴ የምበላው። ምክንያቱም እኔ ይከብደኛል። የኔ ወንድሞች የአክስት ልጆች ግን ምንም አይመስላቸውም አብረን የሆነ ነገር ገዝተን እነሱ መንገድ ላይ እየበሉ ቤት ሳይደርሱ መንገድ ላይ ይጨርሱበታል ይጨርሱታል። የገዙትን ነገር እኔ ግን እንደ አዲስ ቤት ገብቼ ነው ያን ነገር የምመገበው። ምክንያቱም መንገድ ላይ እኔ በጣም ነው የማፍረው መብላት ለዛ ምግብ ብገዛም መንገድ ላይ አልበላም

ውሳኔ መስጠት ትችላለህ ይላል አዎ ውሳኔ መስጠት እችላለሁ የኔ አብዛኛው ስራ የሚገናኘው ከእንደዚህ ሂሳብ ጋር ስለሆነ ብዙ የምንሸጣቸው ምርቶች አሉ እና እነዛ ምርቶች ላይ የዋጋ አስተያየት በሚደረግበት ሰዓት ላይ። ለተለያዩ ደንበኞች የዋጋ ማሻሻያ እንዲያደርጉ ውሳኔውን የማሳልፈው እኔ ነኝ እና ብዙ ውሳኔዎችን መስጠት እችላለሁ። ምክንያቱም በኔ ከኔ በታች ሆኖ ራሱ ብዙ የሚሰሩ ልጆች ስላሉ። ለእነሱ እኔ ነኝ ከላይ ተቀብዬ ትእዛዝ የማስተላልፈው እና ውሳኔ የምሰጠው። አንዳንዴ እነሱ ከታች ሆነው የከበዳቸው ነገር ካለ ወደ እኔ ነው የሚያመጡት እና እኔ ነኝ ውሳኔ የምሰጠው ብዙውን ነገር

አካባቢ አካባቢውን ይወዱታል ይላል? የምትኖርበትን አካባቢ ትወደዋለህ ለማለት ነው? አዎ እኔ የምኖርበት አካባቢ በጣም ደስተኛ ነኝ። አንደኛ በአካባቢ ያሉትን ሰዎች በጣም ጥሩ የሚባሉ ሰዎች ናቸው። እርስ በእርስ እንተሳሰባለን እና ያሉትም እኛ አካባቢ ያሉትን ሰዎች። ብዙ በጣም ብዙ ብሄር ብሄረሰቦች ናቸው ከወላይታ አለ ከከምባታ አለ ኦሮሞ አለ ትግሬ አለ አማራ አለ እና ብዙ ብሄር ብሄረሰቦች ተሰባስበው የሚኖሩበት ቦታ ስለሆነ አካባቢው ላይ ልዩ ውበት ሰጥቶታል። እና አካባቢው በጣም ደስ ይላል እና የተለያየ ቋንቋ የተለያየ እምነት የተለያየ ብሄር ስላለ። የኛ አካባቢን በጣም ውብ አድርጎታል። እና ከፊታችን ከኛ ቤት ፊት ለፊትም የተለያየ ሜዳ ስላለ ብዙ ብዙ ጊዜ ልጆች ኳስ ይጫወታሉ። ከተለያየ ቦታ እየመጡ እና በቃ አካባቢው በጣም እኔ የምወደው ነው። እኛ በፊት የምኖርበት ሰፈር ዜሮ አንድ የሚባለው ቀበሌ። ብዙም ሰው እርስ በእርስ እንትን አይደለም ቤታችንም ከሰዎች ጋር ብዙ የሚቀራረብ አይደለም። እና ወጥቼ የማየው አንዳንዴ ሰው ራሱ አይኖርም መንገድ ላይ። አሁን ግን ወጣሁ ማለት ሁሌ ሰው አገኛለሁ እና አሁን የምኖርበት አካባቢ በጣም ነው ደስተኛ የሚያደርገኝ እወደዋለሁ

የምታውቀውን አንድ ምሳሌ ንገረኝ ይላል የማውቀው ምሳሌ ሳይሆን ተረትና ምሳሌ ነው ጥያቄው መሆን ያለበት። ያው የኔ የማውቀው ተረትና ምሳሌ በጣም ብዙ አለ አንድ ለመናገር ያህል ለምሳሌ። የነ ቶሎ ቶሎ ቤት ግድግዳው ስንበልጥ የሚባል አለ። እንደገና የቁጡን አውርድ ብላ የብብቷን ጣለች እና እኔ በጣም ነው የምወደው የቁጡን አውርድ ብላ የብብቷን ጣለች ማለት ይሄ ስግብግብነትን የሚገልጽ መሳልያዊ አነጋገር ተረትና ምሳሌ ነው። ማለት ሰው። ራሱ የሆነ ነገር ይዞ በእጁ ይዞ ሌላ ነገር ለመያዝ በሚሞክር በሚሞክርበት ሰዓት የመጀመሪያ የያዘውን እንደሚያጣና ስግብግብነቱ ዋጋ እንደሚያስከፍለው ነው የሚናገረው። እና ይሄም ለምሳሌ። አንዱ ሰው በእጁ ብብቱ ስር ለምሳሌ የሆነ ገንዘብ ይዞ። በሁለቱም እጆቹ ብብት ስር ገንዘብ ይዞ ከዛ እላይ የሆነ ቦታ ላይ ከፍታ ቦታ ላይ የተቀመጠ ሌላ ገንዘብ ቢኖር። ያን ገንዘብ ሲመኝ ለማውረድ በሚሞክርበት ሰዓት የብብቱ ስር የያዘውን ገንዘብ። ጥሎ ነው ያኛውን ገንዘብ ለመያዝ የሚሞክረው እና ሌላ ተጨማሪ መፈለግ ያለንን የመጀመሪያውን እንደሚያሳጣ የሚናገር በጣም ድንቅ በሳል የሆነ ተረትና ምሳሌ ነው። እና ብዙዎች አሉ ለምሳሌ ሌላ። አለ ነገር ለሚስትህ አትንገር አለ። ሙሽራ መጣ በርበሬ ቀንጥሱ የሚባል ተረትና ምሳሌ አለ። ፍየል ከመድረሷ ቅጠል መበጠሷ እና በጣም ብዙ ጥልቅ ትርጉም ያላቸው ተረትና ምሳሌዎች አሉ። በእኛ በኢትዮጵያውያን ባህል

ገመድ መጠቀም ታውቃለህ ይላል። ገመድ መጠቀም ማለት ብዙ ሰው ያቃል እኔ አያቅም ብያ አላስብም ማያቅ ሰው አለ። እንዴ ማለት አንድ እድሜው ማመዛዘን ደረጃ ላይ የደረሰ ሰው። ገመድ እንዴት መጠቀም እንዳለበት በሚገባ ያቃል በተለይ ደግሞ በእኛ አካባቢ በእኛ ሀገር ላይ ገመድ በጣም ትልቅ ጠቀሜታ አለው። ለምሳሌ ልብስ ታጥቆ የሚሰጠው ብዙ ጊዜ ገመድ ላይ ነው። እና ገመድ ይወጠርና ከሆነ ጫፍ ላይ አስሮ አንደኛው ደግሞ ሌላ ጫፍ ላይ ታስሮ ይወጠርና እዛ ላይ ልብሱ ይነጠፋል። እና ፀሀይ እንዲመታው ይደረጋል እየተገለባበጠ እና ገመድ ያው ብዙ ጊዜ እናስራለን ልብሳችንን አጥበን ለማድረቅ። ሌላው ደግሞ በግ ወይም ፍየል ሲታረድ። ቆዳውን ለመግፈፍ በገመድ ላይ ነው አስረን የሆነ ዛፍ ላይ ወይም የሆነ እንጨት ላይ የምናንጠለጥለው እና ያው ገመድ በጣም ብዙ ጥቅም አለው። እና ገመድ እንዴት መጠቀም እንደምንችል ብዙ ኢትዮጵያውያን እናቃለን። በልጅነታችን ራሱ በገመድ እየተጫወትን ነው ያደግነው ይሄ ሱዚ ሚባለው ጨዋታ። ሁለት ሰዎች ሁለት ልጆች ዳርና ዳር ሆነው ገመዱን ወጥረው ይዙትና አስረው። እሱ ላይ ሶስተኛ ሰው እየዘለለ መሹለክ ነው እና። እሱን ብዙ ጊዜ ዝላይም በገመድ ተጫውተናል። እና ብዙ ኢትዮጵያውያን ከገመድ ጋር ያለን ቁርኝት በጣም የጠለቀ ነው። እና ገመድ እንዴት መጠቀም እንዳለብኝ በጣም አቃለሁ ብዙም ሰው ያቃል

የስራ ቦታህ እንዴት ነው? ይላል የኔ የስራ ቦታዬ በጣም ጥሩ ቦታ ነው ማለት ቤት ውስጥም አንዳንዴ እምሰራበት ጊዜ አለ ብዙ ጊዜ ግን እዛ በአካል ቢሮ በመገኘት ነው ስራዎችን የምሰራው። እና የስራ ቦታዬ። ያው ቢሮ አለኝ ያ ቢሮ። ውስጡ ወደ አምስት ኮምፒውተር አለው እና አምስት ሰው ኮምፒውተር ላይ ተቀምጦ ነው ስራ እሚሰራው። እና ሁላችንም የምንሰራው ስራ ሂሳብ ስለሆነ ሂሳብ ነው ኦዲት እምናደርገው። ወጭ ገቢዎቹን እንቆጣጠራለን። አንዳንዴ የባንክ ስቴትመንት ለማምጣት። ባንክ እንሄድና ትራንዝአክሽን ይዘን እንመጣለን እንደዚህ ነው ያለው

ሹራብ መስፋት ትችላለህ? ይላል አዎ ሹራብ በሚገባ መስፋት እችላለሁ። ሹራብ ብቻ ሳይሆን ሱሪ መስፋት እችላለሁ የተቀደደ ጨርቅ መስፋት እችላለሁ እና ብዙ ጊዜ ተማሪ እያለሁ ዩኒፎርሜ ይቀደድብኛል እና በሚቀደድበኝ ሰዓት ራሴ ነኝ የምሰፋው ማለት ያን ያህል በራሴ የማይቻል ከሆነ ነው ሰፊ ጋር የምወስደው እንጂ ብዙ ራሴ ነኝ የምሰፋው እሱን ብቻ ሳይሆን ቦርሳዬ ራሱ ራሴ ነኝ ብዙ ጊዜ የምሰፋው ሲቀደድብኝ እና አዎ መስፋት ብዙ ሰው ይችላል ኢትዮጵያ ውስጥ እና እኔም አዎ መስፋት እችላለሁ ሹራብ ሱሪ ሁሉንም ነገር መስፋት እችላለሁ

በየትኛው እጅ ትጽፋለህ ነው የሚለው እኔ እጄ ቀኝ ነው በቀኝ መጽሐፍ እችላለሁ። ያው ሰው በቀኝም በግራም ወይ ቀኝ ይሆናል ወይ ግራኝ ይሆናል። እና ከሰንት አንዴ የሚገኝ ደግሞ አለ። ሁለቱም እጃቸው መጽሐፍ የሚችሉ በቀኝም መጽሐፍ የሚችሉ በግራም መጽሐፍ የሚችሉ አሉ። የሆነ ጊዜ እኛ አስተማሪያችን ኢኮኖሚክስ የሚባል ኮርስ ነበረ እና የእሱ አስተማሪያችን በቀኙም ይጽፋል በግራውም ይጽፋል እንትን ላይ ቦርድ ላይ። እና እኔ እንደዚህ አይነት ሰው እስከዛ እስከዛ ድረስ አጋጥሞኝ አያውቀው ነበር በህይወቴ ወይ በቀኝ የሚጽፍ ወይ በግራ የሚጽፍ ነው እንጂ። ሁለቱንም እጆቹን እኩል አድርጎ የሚጽፍ ሰው አጋጥሞኝ አያውቅምና ያን አስተማሪ አይቼ በሁለት እጅ የሚጽፍ ሰው እንዳለ የዛኔ ገብቶኛል። እና እኔ ቀኝ ነኝ እግሬም ቀኝ ነው እጄም ቀኝ ነው። እና ኳስ ስጫወት በግራም በቀኝም መጫወት እችላለሁ ግን በእጅ ስጽፍ ሁሌ የምጠቀመው ቀኝ ነው። ግራ እጄ ደካማ ነው መጻፍ አይችልም። እና ቀኝ እጄ ዋና እጄ የምጠቀመው በእሱ ነው።

በመሬት ላይ መቀመጥ ተመቻች ይላል ጥያቄው መሆን ያለበት በመሬት ላይ መቀመጥ ይመቻሃል ወይም በመሬት ላይ ተመቻችተህ መቀመጥ ትችላለህ ነው መሆን ያለበት? አዎ እኔ በመሬት ላይ መቀመጥ። ብዙም አይረብሸኝም። ለኔ ችግር የለውም። ማለት ብዙ ጊዜም ያው ከልጅነታችን ጀምሮ መሬት ላይ ስንቀመጥ አድገናል ስንጫወትም መሬት ላይ ጭቃብኩትን ነው ያደግነው። ኳስ ስንጫወትም መሬት ላይ እንትን ብለናል ወድቀናል እና። ብዙ ሰው መሬት ላይ መቀመጥ አይደብረውም እና እኔ መሬት ላይ መቀመጥ በጣም ነው እምወደው። በተለይ ሳር ካለ ማለት ልብሴን የማያቆሽሽብኝ ከሆነ። መሬት ላይ መቀመጥ በጣም ደስታን ይሰጣል ምቾትን ይሰጣል። እና መሬት ላይ መቀመጥ ብቻ አይደለም። መሬት ሳርካ ያለበት ቦታ ላይ በጀርባ ተኝቶ ራሱ እረፍት ማድረግ በጣም መንፈስን ያድሳል አእምሮንም ያነቃቃል። እና እኔ ያስደስተኛል አዎ ተመቻችቼ እቀመጣለሁ

ከደንበኞች ጋር ትገናኛለህ ይላል ጥያቄው። አዎ ከደንበኞች ጋ እገናኛለሁ ምክንያቱም የምሰራው ስራ ብዙ ጊዜ ሂሳብ ስራ ነው። እና ሂሳብ ስራ ላይ ያው ከደንበኛ ጋ መገናኘት በጣም የተለመደ ነው። በተለይ የምርቶች ዋጋስ በሚጨምርበት ሰዓት ወይም ደሞ የዋጋ ጭማሪ ማስተካከያ በሚኖርበት ሰዓት። ያው ለደንበኞች ይፋ አደርጋለሁ። የተለያዩ ነገሮችን አብረን ስለምናደርግ ከደንበኞች ጋር ብዙ ጊዜ የመገናኘት እድል አለኝ። እና ያው በስራ ምክንያት ስለምገናኝ። ብዙ ጊዜ ያው የደንበኛ ጋ በቅርበት ነው እምሰራው ግንኙነት አለኝ ከደንበኞቼጋ

ልብስ ምን ያህል ጊዜ ታጥባለህ ለሚለው እኔ ልብስ የማጥበው በወር ሁለት ጊዜ አጥባለሁ ያው ማጥበው ቅዳሜ ቅዳሜ ከሰአት ነው። እና በወር ውስጥ ለሁለት ጊዜ የሚያክል ልብስ አጥባለሁ ሰብስቤ ከዛ በኋላ ያጠብኩትን ነው ያው እስከ ሚቆሽሽ ድረስ እየቀያየርኩ የምጠቀመው። እና አንዳንዴ በወር አንዴም አጥባለሁ ግን ብዙ ጊዜ በወር ሁለት ጊዜ ነው የማጥበው። እና ያው አልፎ አልፎ ነው በወር አንድ ጊዜ የማጥበው ልብሴ በሚቆሽሽበት ሰዓት እና ብዙ ወደ ውጪ በምወጣበት ሰዓት። ያው ልብሴ ይቆሽሻል አቧራም አንዳንዴ በጋ ላይ አቧራ ስለሆነ ቶሎ ቶሎ ልብስ ስለሚቆሽሽ በበጋ ወቅት ላይ በየሳምንቱም ላጥብ እችላለሁ። ምክንያቱም ዛሬ ያደረኩትን ነጋ አላደርገውም አቧራ ስላለ ከፍተኛ የሆነ ሙቀትም ስላለ ላብ አለ እና ልብሴን ቶሎ ቶሎ እንዳጥብ ስለሚያስገድደኝ። በወር ውስጥ አራቴም አጥባለሁ በየሳምንቱ አጥባለሁ ማለት ነው። በጋ ሲሆን እኔ የምወደው ወቅት ጸደይ ነው። ጸደይ ሲሆን በቃ በወር አንዴ ወይም ሁለቴ ነው የማጥበው። ክረምት ላይ በወር አንዴ ነው የማጥበው ላላጥበውም እችላለሁ።

ስትታመም ከስራ ትቆያለህ ይላል ያው ጥያቄው ትርጉም እንዲሰጥ ስትታመም ስራ አትሄድም ወይም ስራ ትቀራለህ ወይ ነው? መሆን ያለበት አዎ ስታመም ስራ አልሄድም ወይም እቀራለሁ። ምክንያቱም ያው እንደ ህመሙ ነው የሚወሰነው። ህመሙ ከፍ ካለብኝ ያው ስራ አልሄድም እረፍት አደርጋለሁ ሆስፒታል መሄድ ካለብኝ ሆስፒታል እሄዳለሁ። ግን የሚሻለኝ አይነት ከሆነ ድንገት በራሱ የሚሄድ አይነት ህመም ከሆነ ሄጄ ያው ለመቅረት እኔ አላስብም። ስራ መቅረት ወይም መቅጣት የሚባለው ነገር እኔ ጋር የለም በጣም ነው የምጠላው። እና ያው ወደ ስራ እሄዳለሁ ከአቅሜ በላይ ሲሆንብኝ ነው የምመለሰው። ሄጄ ማያ አስቀጥለኝ አይነት ከሆነ እመለሳለሁ። ግን ከስራ እኔ አልቀርም። በጣም ነው የምጠላው ስራ መቅረት። ከታመምኩኝ ከአቅሜ በላይ ካልሆነ በስተቀር እና እየታገልኩም ለመስራት እሞክራለሁ ከአቅሜ በላይ ሲሆን እመለሳለሁ። እና ያው ስራ ቶሎ ብዬ ከተሻለኝም ድጋሚ ወደ ስራ ለመመለስ እቸኩላለሁ። ማለት ወደ ስራ እመለሳለሁ እንጂ። በህመም ምክንያት ከስራ መቅረት አልወድም። እና አርፍዶ ወደ ስራ መመለስም አልወድም

ምን አይነት ጥቅምአጥንሞች አሉ ይላል ያው ማለት ከ በስራዬ ነው በስራዬ ከሆነ እኔ የማገኘው ጥቅማ ጥቅም ማለት የለም። በወር ደሞዜን ጠብቄ እቀበላለሁ ከዛ ውጪ የማገኘው አበል ወይም የተለየ ጥቅም የለም። ማለት አሁን አንዳንዴ ይሄ የኤንጂኦ ድርጅቶች አሉ አይደል? እነዚህ ኤንጂኦ ድርጅቶች። ለሰራተኞቻቸው የተለያየ ጥቅማጥቅም ይሰጣሉ በየወሩ የትራንስፖርት አበል ሊኖር ይችላል የስልክ ካርድ የሚሞሉበት አበል ሊኖር ይችላል። እንደገና ወጣ ሲሉ የስራ አበል ሊኖር ይችላል ከደሞዛቸው በተጨማሪ ብዙ ጥቅማ ጥቅም ያገኛሉ። ግን ይሄ ወደ እኛ ስራ ስንመለስ እንደዚህ አይነት ጥቅማ ጥቅም የሚባል ነገር የለም። ወር ጠብቄ ደሞዜን እቀበላለሁ ከዛ ስራዬን እሰራለሁ ምንም የተለየ የማገኘው ጥቅማ ጥቅም የለም። ያው እንደ መምህራን ማለት ነው። መምህራንም ምንም የሚያገኙት ጥቅማ ጥቅም የለም የተለየ ትርፍም አያገኙም። የተለየ ደሞዛቸውን ብቻ ነው የሚወስዱት ወራቸውን ጠብቀው እና የኔም እንደዛው ተመሳሳይ ነው። ምንም የተለየ የማገኘው ጥቅም የለም። በዓላት እንኳን ሲኖሩ ለበአል ተብሎ የሚጨመር ወይም የተወሰነ የማገኘው ክፍያ የለም። ብቻ ወደ ስራ ወደ ሌላ ቦታ ድንገት ስንወጣ አበል ተብሎ የሚሰጠን ነው ያለው እሱም የመኝታና የምግብ ነው። ለራሴ ወደ ኪሴ የማስገባው ምንም ነገር የለም። ስለዚህ እኛ ስራ ላይምንም የተለየ ጥቅማጥቅሞች የሉም። የወር ደመወዝተኛ ነኝ ደሞዛችንን ወሩ ሲደርስ እንቀበላለን ከዛ ውጪ ምንም ነገር አዲስ የተለየ ጥቅም አናገኝም

የድምጽ መልእክት አዎ በሚገባ ነው የምልከው። ምክንያቱም የድምጽ መልእክት ያው ቴክስት ከማድረግ ወይም በጽሁፍ መልእክት ከመግባባት የበለጠ በጣም መቹና ቀላል ነው ማለት የፈለግነውን ሀሳብ በድምፃችን ቀርተን በምናስቀምጥበት ጊዜ ለመግባባት በጣም ይቀለናል። ይሄ የሚሆነው በተለይ በቴሌግራም ዋትሳፕ ላይ ነው። እና እኔ ብዙ ጊዜ ድምፆቼን ቀድቼ ነው የምልከው። እንደውም ቴክስት የማልጽፍበት ጊዜ በጣም ብዙ ነው ማለት። የማውቀው የቀረበ ሰው ከሆነ ላክልኝ እንኳን ለማለት የሆነ ነገር ብፈልግ። ሜሴጅ አልጽፍም ቴክስት አላደርግም። ወዲያውኑ ያ ሰው እንዲልክልኝ በድምፄን ቀድቼ ነው የምልከው። እና የድምጽ መልእክት በጣም ነው የምጠቀመው። እንደ ድምጽ መልእክት የጽሁፍ መልእክትን አልጠቀምም። በተለይ በቴሌግራም ላይ በጣም ነው የምጠቀመው ምክንያቱም ለኔ ምቹ ነው ፈጣን ነው። በደቂቃ ውስጥ ብዙ ነገር መናገር እንድችል ያደርገኛል ጊዜ ይቆጥብልኛል። እና ሀሳቤንም ስለሚመቸኝ የድምጽ መልእክት እልካለሁ በጣም

በብእር ወይስ በእርሳስ ትጽፋለህ ለሚለው ለዚህ ጥያቄ? ያው ብእር ሲያስፈልግ በብእር እጽፋለሁ እርሳስ ሲያስፈልግ በእርሳስ እጽፋለሁ ብዙ ጊዜ እርሳስ የምንጠቀመው ተማሪ እያለን ወይም የፈተና ጊዜ ላይ ነበረ ፈተና በምንገባበት ሰዓት የብሄራዊ ፈተናዎች የሚባሉት የአስረኛ ክፍል የአስራ ሁለተኛ ክፍል የስምንተኛ ክፍል ፈተናዎችን የምንጽፈው በእርሳስ ነው ምክንያቱም ብንሳሳት ድጋሚ ለማስተካከል እርሳስ ስለሆነ የሚመቸው በእርሳስ ነበር የምንፅፈው። ግን ዩኒቨርሲቲ ከገባን በኋላ ፈተና ራሱ ስንፈተን በእስክርቢቶ ነው የምንጽፈው እርሳስ የሚባል ነገር ተጠቅመን አናውቅም እና ከዛ ጊዜ ጀምሮ ያው እኔ ከዩኒቨርሲቲ ጊዜ ጀምሮ በእስክርቢቶ ወይም ብእር ነው እኛ ብእር ነው ብእርን እስኪ ብርቶ ነው የምንለው። ያው ብእር ማለት ዋናኛ መጠሪያው ቢሆንም እስክርቢቶ በሚለው ነው ብዙ ሰው የሚግባባው። እና ብዙወቻችን በእስክርቢቶ ነው እስከዛሬ እየጻፍን ያለነው ከዩኒቨርሲቲ ጊዜ ጀምሮ በብእር ነው የሚጻፈው። እና እኔም አሁን ላይ በብእር ነው የምጽፈው አብዛኛው ስራዎቸ እንዳለ በሙሉ ማለት ይቻላል በብእር ነው የሚፃፉት። እና እኔ በእርሳስ ከጻፍኩኝ ለመጨረሻ ጊዜ መቼ እንደሆነ አላስታውስም። በጣም ረጅም ጊዜ ሆኖኛል እና ብእር ነው የምጠቀመው

በጀት ታስተዳድራለህ ለሚለው ለዚህ ጥያቄ እኔ በጀት ማስተዳደር እንኳን አይባልም መቆጣጠር ነው የኔው ስራ። ማለት ያለውን በጀት ተኔ በላይ ያሉ አካላት ናቸው የሚቆጣጠሩት የሚያስተዳድሩት። እኔ ግን ቼክ ነው የማደርገው። በቃ በዋነኛነት የወጪ ገቢውን የምንሰራውን ስራ በስነ ስርዓት መሰራቱን በተባለው ዋጋ መሸጡን በተባሉት ቀን መግባታቸውን እና እነዚህ እነዚህ ነገሮችን ነው እኔ የሚቆጣጠረው። እና ያለውን ገንዘብ ተቀብዬ ወደ ባንክ አካውንት አስገባለሁ። እና በዛ ብር እኔ ምንም ማድረግ አልችልም የሚያስተዳድረው ከእኔ በላይ ያለ አካል አለ። የኔ ሀላፊ አለች እሷ ናት በጀቱን የምታስተዳድረው። እኔ መቆጣጠር ብቻ ነው በጀቱ በስነ ስርዓት ወደ እሷ እንዲመጣ ማድረግ ነው የኔ ዋና ስራዬ ኦዲት ነው። እንዳይጎድል። በትክክለኛ ሂሳብ እየተሸጠ መሆኑን ቼክ ማድረግ ሰራተኞች ብር እንዳያጭበረብሩ እንዳያጎድሉ እነዚህን ነገሮች መቆጣጠር ነው። የኔ ስራ እንጂ በጀት አላስተዳድርም እኔ። ወጪና ገቢውን ነው ሂሳቡን የምቆጣጠረው። የኛ ስራ ሽያጭ ስለሆነ። እኔ ሂሳብ ሰራተኛው ስለሆንኩኝ ሂሳቡን ነው የማየው የምቆጣጠረው እንጂ አላስተዳድረውም

የኛ አካባቢ ገበያ በጣም ሞቅ ያለ ገበያ ነው። ዋነኛነት የገበያ ቀን የሚባለው ቅዳሜ ነው በቅዳሜ ቀን ብዙ ሰዎች ያው ለገበያ የሚሸጡትን ወይም የሚያቀርቡትን ምርታቸውን ይዘው ከተለያየ ቦታ ላይ ወደ እኛ ከተማ ይመጣሉ እና ግማሹ ለሊት ነው የሚመጣው። ከብት እየነዳ የሚመጣ አለ በግ እየነዳ የሚመጣ አለ እንደገና የተለያዩ አትክልቶችን ጎመን ሰላጣ ቆስጣ ሽንኩርት ይዞ በአህያ ጋሪ እየነዳ ከገጠር የሚመጣ ሰው አለ። ብቻ ሁሉም ሰው የሚሸጠውን ነገር ይዞ አንድ ቦታ ላይ የሚገናኝበት ቦታ ስለሆነ ቅዳሜ በጣም እጅግ ከባድ የገበያ ቀን ነው። ማለት እዛ አከባቢ ላይ ብዙ ሰው ያለው ቅዳሜ ነው ብዙ ምርት ያለው ቅዳሜ ነው። ሰው የፈለገውን ሄዶ የፈለገውን ነገር መግዛትና ማግኘት የሚችለው ቅዳሜ ነው እና ቅዳሜ ገበያ በጣም እጅግ የደራና ሞቅ ያለ ገበያ ነው። ብዙ ሰዎችም ገበያን የሚመርጡት ወይም ወደ ገበያ የሚሄዱት ቅዳሜ ነው በግ መግዛት ፍየል መግዛት የፈለገ ሰው አማርጦ መግዛት የሚችለው ቅዳሜ ስለሆን ቅዳሜ ነው። ወደ ገበያ የሚሄዱት ለበአል ሽንኩርት ቲማቲም እንቁላል የመሳሰሉትን መግዛት በሚፈልጉበት ጊዜ ቅዳሜ ነው የሚሄዱት። እና የኛ አካባቢ ገበያ ቅዳሜ ቀን በጣም ሞቅ ያለ ነው። ሌላ ቀን ማክሰኞ ትንሽ አለ ገበያ ግን የቅዳሜን ያህል አይሆንም። እና ሌላ ቀን ያው ገበያው ባዶ ነው ብዙም ሰው የለውም አልፎ አልፎ ሰው አለው እና ማክሰኞ ገበያ ቀን ነው። ግን ቅዳሜ ዋና የገበያ ቀን ነው። ከብዙ ቦታ ላይ ሰዎች አንድ ቦታ ላይ ተሰብስበው የሚገበያዩበት ቅዳሜ እና ቅዳሜ ነው። ቅዳሜ እጅግ የደራ የሞቀ የገበያ ቀን ነው። በእኛ አካባቢ ላይ እና የእኛ አካባቢ በቅዳሜ ይታወቃል።

የሽያጭ ግቦች አሉህ ለሚለው ለዚህ ጥያቄ? አዎ የሽያጭ ግቦች አሉኝ ማለት እኔ የምሰራው በዋናኛነት ሂሳብ ቁጥጥር ነው። ሂሳብ እቆጣጠራለሁ ወጪ ገቢውን እቆጣጠራለሁ። እና የራሴ ግቦች አሉኝ በሽያጭ ላይ በዋነኛነት ምንድነው? እንዳለ አብዛኛውን እየተሸጠ ያለውን ሽያጭ እራሴ መቆጣጠር እፈልጋለሁ ማለት። ለወደፊት ለራሴ እንደዚህ እስከ እድሜ ልኬ ተቀጥሬ መስራት አልፈልግም። ለራሴ መክፈት ስለምፈልግ። የራሴን ነገር ለመያዝ ቶሎ ብዬ ዛሬ ላይ በደንብ ሽያጩን ሙሉ ለሙሉ እራሴ መቆጣጠር ነው እምፈልገው። እና ብዙ ሰዎች የሚቆጣጠሩትን እኔ በዋነኛነት መምራት እፈልጋለሁ። ደረጃዬን ከፍ በማድረግ የሽያጭ ቁጥጥሩን መምራት እፈልጋለሁ። እና ያ ደግሞ እሚጠቅመኝ ለወደፊት የራሴን ስከፍት ልምድ እንዲሆነኝ ነው። እና የኔ ሽያጭ ግቤ ምንድንነው? አሁን ላይ እየተከናወነ ያለውን እያንዳንዱን ሽያጭ የሚመራው ዋና ሀላፊ መሆን ነው የኔ ትልቁ ህልሜ።

እህል መፍጨት ታውቃለህ ለሚለው ለዚህ ጥያቄ እህል መፍጨት ያው እኛ አሁን ላይ የምንፈጨው በወፍጮ ነው እና እኔ በወፍጮ እንዴት እንደሚፈጭ አቃለሁ ማለት። ወፍጮ ቢሰጠኝ ወይም የራሴ ወፍጮ ቢኖረኝ አሁን ላይ። ምንም አልቸገርም እንዴት እንደሚፈጭ በሚገባ አቃለሁ። እና በመጀመሪያ ያው ዱቄቱን ወደ ወፍጮ ከመጨመራችን በፊት ማሽኑን እናስነሳዋለን እና ማሽኑ እንዴት እንደሚነሳ ቆጣሪው ገመዱ ያለውን ነገር ሁሉ እንዴት እንደሚከናወን። አቃለሁ እና እህል መፍጨት ከባድ ነገር አይደለም ለኔ። ያው በድንጋይ አይደለም እምፈጨው ምክንያቱም በድንጋይ የሚፈጭ ቢሆን እንደ ድሮው በጣም ሊከብደኝ ይችላል እሱን አላውቀውም። እንዴት እንደሆነ ግን አሁን ላይ በኤሌክትሪክ በማሽን የሚፈጨው ምንም የሚከብድ ነገር የለም። ማሽኑን ብቻ አስነስቶ የተፈጨውን ዱቄት። የመጣውን ዱቄት መፍጨት እንችላለን እና ከዛ የተፈጨውን ዱቄት ይዞ ወደ ቤት መሄድ ነው። አስመዝኖ እና የሚከብድ ነገር የለውም መፍጨት አዎ በሚገባ እችላለሁ። በወፍጮ ማለት ነው

ደብዳቤ መጽሐፍ ትወዳለህ? ለሚለው ለዚህ ጥያቄ አይ አሁን ላይ ደብዳቤ ያው ስለማልጽፍ ልወደው አልችልም፤ ምክንያቱም አሁን ላይ ያለው የዘመናዊ ቴክኖሎጂ ስለሆነ፤ ደብዳቤ መጻፍ እንደ ድሮ አያስፈልግም። ሁሉ ነገር በእጅ ባለ ስልክ ላይ በደቂቃዎች፣ በሰከንዶች ውስጥ ሰውና ሰው መገናኘት ይችላል፤ እና አሁን ላይ ደብዳቤ ጽፌ እኔ አላውቅም፤ ማለት ማመልከቻ ጽፌ አውቃለሁ ተማሪ እያለሁ፤ የሆነ ጉዳዮችን ለማስጨረስ ማመልከቻ ጽፌ አውቃለሁ፤ ያ ደብዳቤ አይደለም፤ እና ያው አሁን ላይ ደብዳቤ መጽሐፍ አስፈላጊ አይደለም፤ ማለት በሰአቱ ደብዳቤ መጽሐፍ ያው ስልክ በሌለበት ጊዜ አስፈላጊ ስለሆነ ሰው ሊወደው ይችላል፤ እኔ ግን ያው ደብዳቤ በሚጻፍበት ዘመን ላይ አልነበርኩኝም፤ እኔ ራሴን ካወቅኩኝ ጊዜ ጀምሮ ስልክ ነበር፤ ሰውና ሰው በስልክ ነው የሚግባባው፤ ለዛ ደብዳቤ ብዙም እኔ አላየሁትም፤ ከዛ ደብዳቤ መጽሐፍ ልወደውም፣ ልጠላውም አልችልም፤ የማላውቀው ነገር ነው፤ ግን እኔ ቢያስደስት ነው እንጂ ይደብራል ብዬ አላስብም፤